እሺ አሁን ደግሞ በገበያ ዋጋ መደራደር ትችላለህ የሚል ጥያቄ መጥቷል እንግዲህ ያው ግዥ ስንፈጽም ያው በተባለ ወይ ደግሞ በተጠራ ዋጋ መግዛት የለብንም። የግድ መከራከር እንደዛ ደግሞ ሰዎችን ግድ ማሳመን መቻል አለብን። ስለዚህ ብዙ ጊዜ በዚህ እታወቃለሁ። ወይ የተባበሩት የምናውቀው ከአባቴ አባቴ ብዙ ጊዜ ለምሳሌ ይሄን ነገር መግዛት ስፈልግ ምን ይላል ማለት ነው። ያን ነገር በጣም ይከራከርና ከዛ በኋላ ተከራክሮ ያን ነገር ለመግዛት ብዙ ጊዜ ያሰባል። ምንድነው የሚለው ለምሳሌ የምትሰማው ቀለብን ነው ጋር በግማሹ ስብር ይሰጣቸዋል። ከዛ በኋላ ሰዎች ጥሪ ስለሆነ በትንሽ ብር ብቻ አስጨምሮት ያን ነገር ይሸጣል። ይሄ በጣም አይደለም እና ይሄ በጣም እኔም ከምወደው ነገር መካከል አንዱ ነው። ስለዚህ ገበያ ብር ሁሌም ዋጋ ላይ በጣም ይደረደራሉ በጣም ብዙ ጊዜ በተባለው አጋ አልገዛም። ምክንያቱም መድረሪያዎች አሉብናል ዋጋ ላይ ማንደረደር ከሆነ እንግዲህ በጣም ከባድ ነው የሚሆነው። ነገር በተባለ ዋጋ መብዛት መስራት እንግዲህ ያው ገንዘብን ካለን ጥሩ ነው ቢኖረንም ግን ልክ ነው ብዬ አላስብም። ምክንያቱም አንዳንዴ ያው ሰዎች የማይገባቸውን ገንዘብ አላስፈላጊ ጥረት ያደርጋሉ። ለምሳሌ አንድ ሺህ ሚሸጡትን ስንት ልል እችላለሁ አምስት ሺህ ስድስት ሺህ ልል እችላለሁ ጥሩ አይደለም። ለምሳሌ ለነሱም ተገቢ አይደለም ለኛም ጥሩ ስላልሆነ እንግዲህ እኛንም ስለሚጎዳን ያን ነገር ማድረግ ያኔ ማለት ያን ነገር ለመቀነስ ግድ ምን ያስፈልጋል ማለት ነው። ጊዜ ወዝዶ ይሄ ማድረግ ያለብን ነገር ማድረግ ነው። በስተክል በገበያ ዋጋ ነገሮችን ተደራድረን መግዛት። እንደዛው ደግሞ መሸጥም ከሆነ በዚሁ ልክ እንደዚህ አድርጌ መሸጣችን ተገቢ ነው ወይ ደግሞ አሪፍ ነው ብዬ አስባለሁ። ስለዚህ ይሄ በጣም የወሳኝ እና በጣም ጠቃሚ ነገር ነው። ሁሉም ሰው ይሄ ሊያደርግ ይገባል ብዬ ማለት ሊያደርግ ከምገባው ነገር አንድ ነው ብዬ አስባለሁ። ስለዚህ እኔም ሁል ጊዜ ከማደርጋቸው እና ሁል ጊዜ ከመከናወናቸው ነገሮች መካከል አንዱ ይሄ ነው። አንድ ለዚህ ማንም ሰው ጥቅም የሚያወድም እንደዚህ የትኩረት ሰጥቶ ሊሰራ ወይ ደግሞ ሊያከናውን ከሚችላቸው ነገሮች መካከል ይሄ የመጀመሪያ ነው። ደግሞ በቅድሚያ ከሚደረገው ደግሞ ከምታስብ ነገር መካከል አንዱ ነው ብዬ አስባለሁ። ስለዚህ ያው ዋጋ መደራደር መቻል ያው የግድ አስፈላጊ እና በጣም ወሳኝ ነገር ነው። በገበያ ደግሞ ሲሆን እንግዲህ ይሄ በገበያ ዋጋ መደራደር መቻል ይሄ በጣም ምርጦና በጣም ሁሉም ሰው እንግዲህ ያው ወርቅ የሚገባ ነገር መካከል አንዱን ነው። እያሰበሁ ስለዚህ እኔ ቀጥሮ ጀምሮ እንግዲህ የትኛውንም ነገር ስገዛ ስሸጥም እንደዛው እያንዳንዱን ነገር በመከራከር በማሳመን በጣም ዋጋህን የማስተካከል ስራ እሰራለሁ። ማነው ብዙ ጊዜ ያው ስንከራከር እንግዲህ እሱም የራሱን አሳ ቢያመጣ እኔም የራሱን አሳ አመጣለሁ ከዛ እንግዲህ በዚህ መሃል ያው አንዱ ሰው ማመኑ አይቀርም። ከዛ ያመነ ሰው እንግዲህ ያን ነገር ተስማምቶ ከፈለገው እና በጣም ከቻለ ዋጋውን እይዞ ሊሄድ ይችላል። ካልቻለ ደግሞ እንግዲህ አደርጋለሁ አሳልፎ የምትሰጠው በዚህ ነገር በጣም ዩኖር ማንነት ነው። ስለዚህ በአጠቃላይ በገበያ ዋጋ መደረጃዬን ታውቃለህ ሁሉ ጥያቄ ያው እኔ ይሄ በገበያው በጣም መደረግ አውቃለሁ በጣም በዚህም ነው። የሚለው እንጂ በተባለው ዋጋ ሁሉንም ነገር መግዛት እንደዚህ እንደተባለ በተባለው ዋጋ አካሽ ከፍሎ ነገሮችን ይዞ መሄድ ያን ያክል ደስተኛ ወደምኖ ደስ የሚለኝ ነገር አይደለም ማለት ነው። ስለዚህ እኔ በጣም እኔን አደርጋለሁ እንደዛ ደግሞ በጣም እኔ ከማደርጋቸው እና በጣም ከምሰራቸው ነገሮች እና በጣም ትኩረት ከምሰጥባቸው ነገሮች መካከል አንዱ ይሄ ነው። በዋጋ በጣም ይሄ በግብያው ዋጋ በጣም ይዘረደራሉ እንደዛ ደግሞ መደራደር እችልበታለሁ ማለት ነው። ስለዚህ በመደራደር አምናለሁ በውድድር አድርግ ከዛ የሚጡ የዋጋ አሲምነቶች ላይ መድረስ እና በጣም በዛ መልኩ ግዢ። ቪዥን ማህፀን ያዘዝተኛል ወደምወጣ እንደሰለኝ ማንም ስለዚህ ሁሌም ማንም ማድረግ መቻል አለብኝ ያንን የምነርከው ነኝ። እንግዲህ ያው የተሻለ ቦታ እንደርሳለን። የተሻለ እንግዲህ የተሻለ ቦታ ላይ ደርሰኝ እንትን ማለት ትችላለህ? ስለዚህ የተሻለ ስልክ የገንዘባችንን ማሳደር እንጃለን። እና አላስፈላጊ ወጪዎችን መቆጣጠር እንጃለን። ለማጠቃለል ያንን ማድረግ መቻል አለብን እንደዚህ የማናደርገው ነው። እንግዲህ በጣም ነገሮችን ልክ አይመጡም ስለዚህ ያው ይሄንን አውቂን ያው በዚህ ልክ የመግባቱን ነው በዚህ ልክ ነገሮችን ማከናወን መቻል የለም የግድ ይላል ማለት ነው። ስለዚህ ይሄንን ታሳቢ አድርጌ ነው ብዙ ጊዜ ያው ዋጋ ምደራደረው። ስለዚህ በአጠቃላይ ውይይታችንን ለመጠረስ አክል በገበያ ዋጋ መደራደር ትችላለህ? ለምንው አዎ መገበያ ዋጋ መድረሻ አለብኝ ስለጥያቄ በጣም አመሰግናለሁ

አሁን ደግሞ በአደባባይ ነገር ትችላለህ? ሚል ጥያቄ መቶዋል አዎ ይሄኛው በጣም ደስ የሚልና በጣም አሪፍ ነገር ነው። እኔም በአደባባይ መናገር እወዳለሁ በአደባባይ መናገር ያስደስተኛል። እንደዛም ደሞ የራሴን በራሴ መተማመንን። በአማካ የማሳድግበት መንገድ ወይ ደሞ የማሳድግበት መንገድ ቢኖር አንዱ ይሄ በአደባባይ መናገር ነው። ስለዚህ ሁሉ ሰው በአደባባይ መናገር ወይ ደግሞ በአደባባይ መናገር መቻል ወሳኝና በጣም ጥሩ ነው። ስለዚህ ሁሉም ሰው እንግዲህ ይሄንን ሊያዳብር ይገባል ብዬ አስባለሁኝ። እንግዲህ ይሄ ሲሆን እንግዲህ ሁሉም ሰው ምንድነው አሪፍ የሚባለውን አይነት ህይወት ሊኖር ይችላል። ስለዚህ ወሳኝና በጣም አሪፍ ነው ብዬ ከማስበው ነገር መካከል አንዱ በአደባባይ መናገር መቻል ነው። ስለዚህ በአደባባይ መናገር የምንችል ከሆነ እና በጣም ያን ነገር የምናዘውትር ከሆነ እንግዲህ ከቀን ወደ ቀን እየተሻሻልን ከዛ አሪፍ የሚባለውን ችሎታ አሪፍ የሚባለውን እና ወሳኝ ችሎታ ይኖረናል ማለት ነው። በአጠቃላይ ይሄ ሰውን ማሳመን እንደዚህ በድፍረት መናገር መቻሌን ያንን ነገር ችሎታው እየጨመረ እየመጣ እየመጣ ይሄድና ከዛ አሪፍ የሚባለውን አይነት እንይዛለን ማለት ነው። አሪፍ የሚባለውን እውነት ይሄ ጥራት ያለው ንግግር ማድረግ እናመጣለን ማለት ነው። ስለዚህ ያ ደሞ በጣም በጣም በአደባባይ በድግግሞሽ ወይ ደግሞ በተደጋጋሚ በተናገርን ልክ ነው ማለት ነው ስለዚህ ሁሌም ይሄንን ማድረግ መቻል አለብን። ሁሉም ሰው ያንን በደጋጋመ ቁጥር እና ያንን ባደረገ ቁጥር የተሻለ ሰው ይሆናል። እንደዛ የተሻለ ሰው ብቻ ሳይሆን ደግሞ በራሱ ላይ እንግዲህ ብዙ አይነት ለውጦችን ይመለከታል። ብዙ አይነት ለውጦችን ያመጣል ማለት ነው። ስለዚህ ይሄ የግድ አስፈላጊና ወሳኝ ነው ብዬ አስባለሁ። ስለዚህ እኔ ያንን በመሳብ እንግዲህ ብዙ ጊዜ ይሄ በአደባባይ የመናገርን ላይ በጣም ይሄ በአደባባይ የመናገር ነገር ላይ ትኩረት አደርጋለሁ። ምክንያቱም ይሄ ምን ያክል ጠቃሚና ምን አክል ህይወትን እንደምለውጥ እንደምቀይር ስለማውቅ ብዙ ጊዜ ያንን አስቤ ትኩረት አደርጋለሁ ማለት ነው። ስለዚህ ሁሉም ሰው ትኩረት ማድረግ አለበት ብዬ አስባለሁ። ሁሉም ሰው ያልነገር ተግባራዊ ማድረግ አለበትም ብዬ አስባለሁ። ስለዚህ ይሄንን የምናደርገው ነው እንግዲህ ለውጡ ለውጦች በቀላሉ ይመጣሉ እንደዚህም ደግሞ ህይወታችንን በቀላሉ መቀየር ይቻላል ማለት ነው። ስለዚህ ሁሉም ሰው ያንን ማድረግ መቻል አለበት። እንደዚህ የምናደርግ ከሆነ እንግዲህ ያው ለውጥ ማምጣት ወይ ደግሞ መቀየር እንደዚህ ነው መደሰት ብዙ አይከብድም ለማለት ነው። ስለዚህ ቪን የመጀመሪያ ላይ የራስ መተማመናችንን ያው ምን ማድረግ አለብን ማለት ነው። ይሄ መገንባት አለብን በተለይ አደባባይ ላይ መናገር ከመጀመሪያችን በፊት እኔን የምናደርግ ከሆነ እንግዲህ ምንም አይነት ፍርሃት የሚባል ነገር ካለ የለ የምንናገረው ነገር ለአፍ ትኩረት መጽሐፍ ስንጀምር ምን ይመጣል ማለት ነው። የምን የምን ነገር ለብቻ ተወኩት ይሄ መስጠት ስንጀምር ይሄ ጥሩ ነገር ይመጣል ጥሩ ነገር የሚባለው ምንድነው? ይሄ ለምሳሌ ምንድነው የሚባለው አሪፍ የሚባለው ለምሳሌ ይሄ አሪፍ የሚባለው ለምሳሌ እንደዚህ ነው። ራስን ሰውንማንሳመን መቻል እንደዛ ደግሞ ለራሱ ጥሩ መልከታ እንዲህ ነው። ከሚያደርጉት ነገሮች መካከል አንዱ ይሄ ስለሆነ ስለዚህ በአደባባይ ይሄ መናገር መቻልን ሁሌም ማረግ አለብን ማለት ነው። ልናዳብር ይገባል እንደዛ ነው። ምን ልናደርግ ወይ ደግሞ ይገባል ብዬ አስባለሁ። ስለዚህ ሁሌም እኔ ከምፈልገው እና እኔ በጣም ከምወደው ነገር መካከል ይሄ ነው። ማነው ስለዚህ በአደባባይ መናገር በአደባባይ ይሄ ንግግሮችን ማድረግ ላይ ትኩረት መስጠቴ በጣም ይጠቅመናል። እንደዛም ደግሞ ይሄንን በጣም ብዙ በብዙ መንገድ ረድቶኛል አግዝኛል። ስለዚህ ወደፊትም ይሄ ነገር ላይ በጣም ትኩረት ሰጥቼ መስራት እፈልጋለሁ። እንደዛም ደግሞ ከዚህም በተሻለ መልኩ ማድረግ እፈልጋለሁ ማለት ነው። ስለዚህ በአጠቃላይ ያለኝ ይሄ ስለዚህ በአደባባይ መናገር ለየትኛውም አይነት ሰው ለወንድም ለሴትም ለትልቅ ሰው ለትንሽ ሰውም ወሳኝ ነው። ግን እዚህ ጋ አንድ አሳብ ማንሳት የሚፈልገውን እንዴት ነው? ሶ በአደባባይ መናገር ላይ ጎዝ እንዲሆን መጀመሪያ ቤተሰቦች እንግዲህ ልጆቻቸውን በስነ ስርዓት ማሳደግ አለባቸው ቤት ውስጥ እያሉ ጊዜ ሰጥቷቸው እንዲናገሩ ከዛ ሀሳባቸውን እንድገልጹ ማድረግ መቻል አለባቸው። ያንን ሲያደርጉ በዚህ መልኩ ሲያሳድዱ ልጆቻቸው በኋላ ላይ ሲያድጉ በአደባባይ ላይ መናገር ያን ያክል አይከብዳቸውም ወይም ደግሞ የራስ መተማመናቸውን በደንብ ይጠቀሙበታል ወይ ደግሞ ያመጣሉ ማለት ነው። ስለዚህ ስለዚህ ጥያቄ አንድ

እሺ አሁን ደግሞ በባህላችሁ ሰርግ እንዴት ይከናወናል የሚል ጥያቄ መጥቷል እንግዲህ? ያው በባላችን ሰርግ የምከናወነው እንግዲህ ከመጀመሪያ ጀምሮ ሂደቱን ለአሳ ማለት አሳጥሬ ለመናገር እሞክራለሁኝ። መጀመሪያ ላይ ልጁና ልጅቷ ያው ማለት ይወድዳሉ ወይ ደግሞ ወይ እሱ ወይ ደግሞ ሰው መጀመሪያ ቀለማ ትወደውና ከዛ አንዱ ሰው። ጥያቄ የሚያቀርብ ይሆናል ከዛ በኋላ ብዙ ጊዜ ወንዶች ናቸው ይሄንን የሚያደርጉት። ሄዶ ልጅቷን እንደወደዳት ወይ በሰው ወይ ደግሞ ቅጥታ በራሱ ይናገርና ከዛ በኋላ በራሱ እናገርና እሷ ከተስማማች። ያው በእኛ ባህል በአንዴ እሽ አይባልም። ያው የምፈልጉም ሴቶችም ያደርጋሉ ቶሎ እንትን ማለት አይፈልጉም ያንገራግሩና እስቲ ላስብበት የሚባል ነገር ይኖራል። ብዙ ጊዜ ከዛ በኋላ ትንሽ እንትን ብላችሁ እዛ መልስ ትሰጣለች ማንን ነው ትንሽ ቆይቶ ይጠይቃታል? እንዴት ነው ምን ላደርስሽ ምንድነው ወሳንሽ ብሎ ይጠይቃታል። ከዛ በኋላ እሷ ቀጥስማማችሁ በኋላ ምንድነው ልጁ ለልጁ ለቤተሰቦቹ ያሳውቃል ማለት ነው እሷ ከተስማማች በኋላ። ለቤተሰቦቹ ያሳውቃል ከዛ ደግሞ ቤተሰቦቹ ወይ ደግሞ ቤተሰቦቹን ከተስማሙ እሷና እሱ የደሞመ ቤተሰቦቹ ሄዶ ለቤተሰብነቱ ሀላፊ ያሳውቁና ከዛ በኋላ ሽምግሌና ይላካል ማለት ነው። ከሁለት ቤተሰቦቹ አለ ለልጅታ ቤተሰብ ሽምግሌና አይላኪና ከዛ በኋላ እዛ ሄዶ ይነጋገራሉ። ከዛ ቤተሰቦቿ ከርስማ መባላት ቀን ይቆርቃል ማለት ነው። ይሄ የሰርግ ቀን የሚሆንበትን አይደለም ቀን ወሰንና ከዛ በኋላ በዚህ መሃል ላይ የሚያስፈልጉት ነገሮች ዝግጅቶች ያልቃሉ። ለቤተሰቦቿም ያው እንደ ጥሎሽ የምትሰጥ ነገር ይኖራል ወይ ለልጅቷ የምትሰጥ ጥሎች ይኖራል። ያን ሁሉ ነገር ከጨረሱ በኋላ ያው በሰርጉ ቀን እንግዲህ ልጁ ልጅቷን አይወዝዳትና። ለብሶ ምን ብሎ ከከሚዜዎቹ ጋራ እንደዛም ደግሞ ከአጃጌቢዎቹ ጋራ ወደ እልጅቷ ቤት ሄድና ከዛ በኋላ እዛ ሄዶ ያው ሚና ያደርጋል ማለት ነው። ልጆች ሁሉም አሉ ቤተሰቦቿ ዘመድ አዝማደጫ ተሰብስቦ ቤት ይኖራሉ። ከዛ እነሱን ጉልበታችን እየሰማን እያለ በለቤት ይገባና ከዛ አስፋለችበት ስማንም ግንባሯ ላይ ይስማትና። ከዛ ይዘውት ወጣል ከዛ በኋላ ቀስታ ከቤት ከወሰደት በኋላ ወዴት ይሄዳሉ ማለት ነው? ወደ ቤተክርስቲያን ይሄዱና እዛ ያው ቃል ኪዳን ይፈጸማል። ማለት ቃል ቃል ገብቶ እሷም ቃል ትገባ ትገባለች እሱንም ቃል ይገባላታል። ከዛ በኋላ ተፈራርሞ እንግዲህ እዛ ይበሰራል ማለት ነው። በሃይና ሚስት እንደሆነው እዛው ይታወጃል። ከዛ በኋላ ዘምሮ ምን ብሎ አፕልኮ ከዛ በኋላ ወደ ሚሳ ግብዣ ነው የምትኬዱ ማለት ማነው? ያው የተለመደው ነው። እንግዲህ ሚሳ ግብዣ የምትዘጋጀው አብዛኛው ጊዜ ይለብሳል ወይ እዛው ቤተክርስቲያን ልዘጋጅ ይላል ወይ ደግሞ ይሄ ወደ ሆቴል የሚኬድበት አጋጣሚ ሊሆን ይችላል። ወይ ደግሞ ቤትም ሊሆን ይችላል። ለምሳሌ የልጁ ቤተሰብ እና የልጅቷ ቤተሰብ አንድ ላይ ሆኖ ሆቴል ሊያዘጋጅ ይችላል። ወይ ደግሞ የልጁ ቤተሰብ ብቻ አቤታቸውን ያዘጋጃሉ። ስለዚህ እስከዛ ደረጃ ሊሄድ ይችላሉ። ወይ ደግሞ እዛው ቤተኬስተን ተስፋምቶልን ነገር እዛ ላይ ያደርጉት ነው። ከዛ በኋላ ያ የምሳ ጊዜን ካለቀ በኋላ እንግዲህ ስጦታችን ይኖራሉ። ከልጅቷም እንትን ከዚህም ከዛም ያው ዘመዶቹ መጥተው ስጦታ ይሰጣሉ። ከዛ በኋላ ጓደኞች ውስጥ የስራ ባልደረቦች ይመጡና ከዛ ስራን እንደዚህ ስጦታዎችን ይሰጡና ከዛ በኋላ በዛ መልክ እንግዲህ ሚና ደረግ ይደረጋል ማለት ነው። ወደዛ እንግዲህ ስራ ይሄ ያ ፕሮግራም ካለ ካለቀ ወይ ደግሞ ያ ንገር ካለቀ በኋላ የፎቶ ፕሮግራሞች ይኖራሉ። ለምሳሌ ከመሽሮቹ ጋራ እንግዶች እንደዛም ደግሞ ዘመዶች ፎቶ እነሱንና ከዛ በኋላ በዚህ መልክ ያው ያልቃል ማለት ነው። ከዛ በኋላ ይዟት ወደ ቤቱ ይሄዳል ማለት ነው። ስለዚህ አጠር አድርጌ ስገልጸው በዚህ መልኩ ነው የማየው ሰርግ በባህላችን ወይ ደግሞ በእኛ እኛ በእምነት ነው አብዛኛው ያው በሃይማኖት ስለሆነ የባህሉን አላውቅም። የባህሉ በጣም ብዙ አመት ሊፈጅ ይችላል። ተነጋግሮ ከዛ የፈርማ ቀን አለ። ከዛ የተለያየ አይነት ነገሮች አሉ ብቻ ያው እሱን ሙሉን ሙሉን መረጃውን አላውቅም። ግን በሃይማኖት በዚህ ቀለል ባለ መልኩ በዚህ ሁኔታ የሚያልቅበት አይነት ሁኔታ ነው ማለት ነው። ከዛ በኋላ በንጋታው መልሰም ይባላል ወይ በንጋታው ወይ ደግሞ በወሩ ወይ ደግሞ በአመቱ እንደ የፍላጎታቸው እና እንደ የአቅማቸው ያው ወዲያውኑ ነገሮችን መጨረስ አለብን ብሎ የሚያስቡ ከሆነ በኒጋታው ማለት የሚኬድበት አይነት ሁኔታ ይኖራል። ማነው ስለዚህ ያንን ደግሞ ሊያደርጉ ይችላሉ። ስለዚህ ይሄ ከሆነ በኋላ እንግዲህ ሁሉ ነገር ያው እነሱም ወደ ቤታችሁ መለሱና እሷም ወደ ስራው እሷም ወደ ስራው አይዲና ከዛ በኋላ ኑሯቸውን ይቀጥላሉ። ማነው በዚህ መልክ ነው ሁሉም ነገር የምትከናወነው ማነው። ስለዚህ በባላችን ያው ሰርግ እንደዚህ ነው የሚከናወነው ማነው። ስለዚህ እንግዲህ በጣም ቀለል የምል እንደዛም ደግሞ በጣም ብዙም ሂደት የለልን እንደዚህ በጣም በቀላል መልኩ የሚያልቅ አይነት ነገር ነው። ብዬ አስባለሁኝ ስለዚህ ይሄንን ይመስላል ማነው ስለጥያቄው ከልቤ አመሰግናለሁ ስለነበረኝ ቆጣ በጣም አንድ ስተኛ ነበር

እሺ አሁን ደግሞ በብዙ ህዝብ መካከል መሆን ተመቻቸህ ወይ የሚል ጥያቄ መጥቷል? እንግዲህ። አንዳንዴ ያው ሰው ጋር መሆን ወይ ደግሞ በህዝብ መካከል መሆን አስፈላጊ የሚሆንበት አጋጣሚ አለ። ወይ ደግሞ እንደዛው ደግሞ ብቻን መሆን ወይ ደግሞ ብቻያችንን ወይንም ጊዜ ማሳለፋችን ደግሞ ያው አሰላጊ የሚሆንበት አይነት አጋጣሚ አለ። በአጠቃላይ ስለዚህ እኔ ያው በብዙ ህዝብ መካከል መሆን ያው ይመቸኛል ያው ብቸኝነት እንዳይሰማኝ እንደዛ ደግሞ ጥሩ የሚባለውን አይነት ጊዜ እንድኖረኝ ያደርጋል ማለት ነው። ስለዚህ ሁሌም በጣም እኔ ከምወደው እና በቃ ደስ ከምለኝ ነገር መካከል አንዱ ያው በብዙ ህዝብ መካከል መሆን ነው ማለት ነው። ስለዚህ ሁሌም ህዝብ መካከል ስንሆን እንግዲህ ያው ብዙ ነገር እንማራለን ብዙ ነገር እናተርፋለን። ከህዝብ ጋር ስንሆን የምናተርፈው እና በጣም የምንማረው ነገር ከሰው ጋር እንዴት መግባባት እንደምንችል እና እንዴት መኖር እንዳለብን እንማራለን። እንደዛም ደግሞ ያው ያኔ ለምሳሌ እነዚህ ስናደርግ አንዳንድ ስነምግባሮችን እንደዛም ደግሞ የተለያዩ አይነት ያው ጠቃሚ የሆኑ ነገሮችን የምናተርፍበት ነገር ነው። ብቻችንን ስንሆን ለምሳሌ ያው አላስፈላጊ ነገሮችን ልናስብ እንችላለን እንደዛ እንደዛውም ደግሞ ልንጨነቅ እንችላለን። ከሰዎች ጋር ስንሆን ግን ወይ ደግሞ በሰው ማዕከል ስንሆን ያው እኛ እኛ ባንናገር እንኳን ሰዎች በሚያወሩት ነገር ታስበን እንግዲህ ከጭንቀት እንደዛም ደግሞ ካላስፈላጊ የሆኑ መጥፎ ልማዶች ልንላቀቅ ወይ ደግሞ ልንርቅ እንቺላለን ማለት ነው። ስለዚህ በጣም ወሳኝ እና በጣም ጠቃሚ ነገር ስለሆነ እንግዲህ በብዙ ህዝብ መካከል መሆን። ያው የሚመከር እንደዛውም ደግሞ ሁላችንም ያው እንደዚህ አይነት እንግዲህ እንትን ቢኖረን ወይ ደግሞ ልማድ ቢኖርን አሪፍ ነው ብዬ አስባለሁ። እኔ በጣም ወሳኝ እና በጣም ጠቃሚ ስለሆነ ማለት ነው። ስለዚህ ከልጅነት ጀምሮ እንግዲህ ብቻዬን አይደለም ያደግኩት ከገበያ ህዝብ በመካከል ነው። እነዚህ በቤተሰብም ብዙ ነን እንደዛው ደግሞ ያው ከሰዎች ጋራ በጣም ስለምግባባና ከሁሉም ሰው ጋራ በደስታ ስማምት ስለሚኖር። በብዛት እንግዲህ ያኔ የጀመርኩትን እስካሁን እንግዲህ ያለው ነገር አሪፍ ሆኖ እኔም እስካሁን ጥሩ የሚባለውን አይነት እንግዲህ ሊማድ ይዤ ነው። ያለሁት ባለው ስለዚህ አሁን ራሴን ያሳመንኩት እንዴት ነው? ብቻዬን ሲሆን እንደውም ይጨንቀኛል ወይ ደግሞ የምሰራው ነገር መኖር አለበት እንጂ ብቻዬን ነው ከሆንኩኝ ደስ አለኝም። ደግሞም ሰዎች ነው የጋራውንም ደግሞ የማያወሩ አይነት ወይ ደግሞ ይሄ ለማውራት የማይጋብዙ ሰዎች አሉ አይደል እነሱ አይነት ሰዎች ከሆኑ እጨነቃለው። አግኝ ደግሞ በጣም እንዲህ በቃ እንድናወራ እንድንጫወት እሚጋብዙ እና እንደዚህ በር የምከፍቱ ሰዎች ከመጡ ደግሞ በጣም መጫወት የሚያስደስተኝና ከሰው እጅ ጋራ መነጋገር ከሰው እጅ ጋራ ሀሳብ መለዋወጥ ከሚያስደስታቸው ሰዎች መካከል አንዱ ነኝ ማለት ነው። ስለዚህ በጣም በጣም ደስ የሚለኝ እና በጣም ይሄ ለኔ ጥሩ ስሜት እንድትሰማኝ ከሚያደርጉት ነገሮች መካከል የመጀመሪያው ዋናው በህዝብ መካከል መሆን ነው። ስለዚህ ከህዝብ ጋር መኖር መቻል እንግዲህ መታደል ነው። ምክንያቱም ሁሉም ሰው አይደለም ከህዝብ በጋራ መኖር የምችለው ምክንያቱም አንዳንድ ሰው ያንን ነገር መቋቋማችንን ወይ ደግሞ ያንን ነገር እንግዲህ በደንብ ያው አቋቁሞ በስነ ስርዓት እንግዲህ ምን ማድረግ አይችልም ማነው መኖር አይችልም ማለት ነው። ስለዚህ ይሄ በጣም ወሳኝ እና በጣም የምትጠቀመው ነገር ነው። ማነው ስለዚህ ይሄ ይሄ ስለመሆን ሁላችንም የግድ ምን ማድረግ አለብን ማለት ነው። ያንን አውቀን ወይ ደግሞ ያንን ተረድተን ነው የግድ እንግዲህ ከኛ ማድረግ የሚጠበቅብን ወይ ደግሞ ከእኛ ማድረግ ግድ የምለን ነገር ቢኖር የግድ ሁላችንም ያንን አውቀን ወይ ደግሞ ይሄ ምን ያክል አስፈላጊ እንደሆነ ተረድተነው ከህዝብ ጋር መኖር መለማመድ አለብን ማለት ነው። ምክንያቱም እነዚህ ከህዝብ ጋር ስንሆን ከብዙ ህዝብ ጋር ስንሆን ልንጨነቅ አይገባም ወይ ደግሞ በጣም ሙሉ ነጻነት ሊሰማን ይገባል ማለት ነው። ስለዚህ ያው አንዳንዴ እንደምንሰራ አይነት ሁኔታ እና እንደምንሰራ አይነት ስራ እንደዛው ደግሞ እንደየአካባቢያችን ያው ከሰዎች ጋር መኖር ሊመችንም ላይመችንም ይችላል። ግን እዚህ ጋር ያጣል እኔ ማውራት የፈለኩት ደግሞ እኔ ማንሳት የፈለኩት እንግዲህ በብዙ ህዝብ መካከል መሆን ያው ጥሩ ነገር እንደሆነና በጣም የምናተርፋቸው ብዙ ነገሮች አሉ ብዬ ስለማስብ ነው እንጂ ሌላ ነገር አይደለም። ማነው ስለዚህ በአጠቃላይ ከሰዎች ጋር ስንሆን እንግዲህ በጣም ብዙ ነገሮችን ብዙ ድምዶችን እናገኛለን። ብዙ ነገሮችን እንማራለን። በጣም ብዙ ነገሮችን እናተርፋለን። ስለዚህ ያንን አውቆ ሁሉም ሰው ያው ምን ማድረግ አለበት ማለት ነው። በጣም ራሱን በዚሁ መልኩ እንግዲህ ማዘጋጀት አለበት ማለት ነው። ስለዚህ ይሄንን የምናደርገው እና በጣም ወደፊት ቤታችን የተቃነነው የሚሆነው ማነው በአጠቃላይ ስለዚህ በብዙ ህዝብ መካከል መሆን ተመቻች ለሚለው አዎ ተመቻች ተመችቶኛል እላለሁ አመሰግናለሁ።

እሺ አሁን ደግሞ ሻማ ማብራት ትወዳለህ? የሚል ጥያቄ መቷል እንግዲህ ሻማ የሚበራው በብዛት እንግዲህ ያው ማህበራት ሲጠፋ ቤት ውስጥ የምንጠቀምበትን ለመጠቀም ወይ ድግሞ ለማ ሻማ ማብራት ነው። እንትን የምንልበው ስለዚህ እኔ ሻማ ማብራት ብዙ ጊዜ ያው አልለመድኩም። ወይ ደግሞ ያን ነገር አላደርግምማ ለት ነው። ምክንያቱ ለምንድነው እኔ ያለሁበት ቦታ ላይ ብዙ ጊዜ መብራት ስለማይጠፋ እነዛ ደግሞ የመብራት መጥፋት ብዙ ጊዜ ስለማጋጠመኝ ወይ ደግሞ ቢጠፋ ቢጠፋ ራሱ የምናደርገው ነገር ምንድነው። ይሄ የስልካችንን ባትሪ ምን የምጠቀምበት አጋጣሚ ይበዛል ወይ ብዛት እንጂ ሻማን አላበራማንም ስለዚህ ይሄ ያው የተለመደና በጣም የታወቀ ነገር ነው። ስለዚህ ሁሌም ሻማ ከማብራት እንግዲህ እኔ የምመርጠው ይሄንን ያው በስልክ መጠቀም ነው። ወይ ደግሞ ብዛት እንግዲህ ያው ማብራት ብጠፋም ቀን ቀን ነው የምጠፋው። ከዛ ማታ ላይ ደግሞ ጠፍቶ አይቆይም። ከዛ አንዳንዴ አልፎ አልፎ በሆነ አጋጣሚ ቢጠፋ እንኳን ጠፍቶ አይቆይም። ስለዚህ የሻማን የማበራበትን አጋጣሚ እስካሁን የለም። ወይ ደግሞ ግዴታ ሻማ ያበራሁበት ሁኔታ አልነበረም። ማለት ነው። ስለዚህ ይሄ እንግዲህ የሚያሳየው ምንድነው እኔ ያው ከልጅነቴ ጀምሬ ያው ገጠር ነው ያደረኩት በርግጥ እዛ ያለን ያኩራዝ ነበር የምንጠቀመው ገና ልጅ እያለን ግን ትንሽ ያለው ምሳሌ ትምህርት ቤት ገብቼ ወደ ስድስተኛ ክፍል ካለ መሰለኝ እዛ ሲደርስ እንግዲህ ምንድነው የመጣው ማለት ነው። ያው ይሄ ሶላር መጣ ማለት ነው። ከዛ በኋላ እንደ ከተማ ያደግነው ማለት ነው። ገጠሩን ያው ሶላር አለን። ከዛ ያንን ነገር ተጠቅመን ነው ያደግነው። እና በጣም ይሄ ደስ የምልና በጣም የሚያኮራ አይነት ነገር ነው። ስለዚህ እኔም ያንን ነገር ተጠቅሜ እንግዲህ እስካሁን ያው ስላደኩት ያው ሻማን ያበራሁበትን ጠጋጣሚ አይኖርም። ስለዚህ ሻማን ማብራት አልወድም። በአጠቃላይ ስለዚህ ሻማን ለማብራት እንግዲህ ይሄ ግዴታ ያው ማብራት ሳይኖር ሲቀር ስለምንገደድ ነው እንጂ አስፈላጊ ሆኖ አይደለም። ስለዚህ ሻማን ማብራት የማልወድበት ሌላው ደግሞ ያው ይሄ ብርሃኑ ያናክልም ይሄ በጣም ቤቱን የሚያበራ ወይ ደግሞ ቤቱን የሚያደምቅ አይነት ብርሃን አይደለም። እና በነገሮች በደንብ እንድታዩ የሚያደርግ አይደለም። ለምሳሌ ለማጥናት እንደዚህ ደግሞ የተለያየ የሆነ ነገሮችን የሚያሰራና ማብራት ስላልሆነው ያን ያክል አልመረጥም ወይ ደግሞ ያን ያክል ያንን የማብራት አይነት እንትን ልማዱ የለም ነው። በአጠቃላይ ስለዚህ ያው ሻማን እንግዲህ ስናበራ ያው እንዳልኩት ለተለያየ አላማ ሊበራ ይችላል። ለምሳሌ ሰዎች እንደዚህ ሀዘን ሲያጋጥማቸው ወይ ደግሞ ሰው ወይ ደግሞ ዘመድ ምናምን ስሞት እንደዚህ አይነት ነገሮች ሲኖሩ በብዛት ምን ያደርጋሉ። ማለት ነው ሻማን ያበራሉ ሀዘኑን ለመግለጽ ወይ ደግሞ ያንን ሰው ለማስታወስ ምን ያደርጋሉ ማለት ነው። ሀዘን ሀዘናቸውን ለመግለጽ ወይ ደግሞ የተለያዩ የሆነ ነገሮችን እንትን ለማድረግ ይሄ ሻማን ማብራት ነው። ማነው ብዙ ጊዜ ያው ያን የምታወቀው ወይ ደግሞ ያን የሚያደርጉት ስለዚህ ይሄ ደግሞ በብዛት እዚህ ያው እኔ አሁን ያለሁበት እንትን ላይ ያን አክል የተለመደው ደግሞ ያን አክል የታወቀ ነገር አይደለም። ማለት ነው። ስለዚህ እኔ ያው ሻማን ማብራት የማልወድበት ለዚህ ለዚህ ነው ስለዚህ በብዛት ያው እንዳልኩት እንግዲህ ማብራት እየተጠቀምኩኝ ስላደኩኝ እና በጣም ደግሞ የራሴ የሆነ አሁን ካን ሶላርም እንደነበረኝ ነው። እዚህ ጋር እኔ ማንሳት የምፈልገው ሶላርም ያኔ የራስ ሶላርም ስለነበረኝ ያን አክል እንግዲህ ሻማን እንድጠቀም የሚያስገድደኝ ወይም ደግሞ ሻማን የሚያስጠቅመኝ አይነት ነገር አልነበረም ማነው በአጠቃላይ ስለዚህ ይሄ የመጣው እንግዲህ ድሮ ገና ህፃን ሆኜ ወይም ልጅ ሆኜ እንኳን ያበራዋል አላደኩም ማነው ትንሽዬ ኮራዝ ስትጠቀሙ ቤተሰቦቼ ኩራዝ ሲጠቀሙ አያችዋለሁኝ ከዛ ባሻገር ግን ሌላ እስካሁን አላጋጠመኝም። ማነው በአጠቃላይ ስለዚህ ያው ሻማን የማላበራበት ወይ ደግሞ ሻማን ማብራት የሚልወድበት ወይ ደግሞ የማልፈልግበት ምክንያት ቢኖር ለዚህ ነው ማለት ነው ስለዚህ ያው ሁሌም ለሻማን ስናበራ ምን አለ ማነው ያው ሁሌ አንድ ለምሳሌ ያው ብርሃኑ አለ ከዛ ንፋሱ አለ። ያው ንፋስ ተብሎ ብዙ ጊዜ ሻማን እያጠፋ ስለሚያሰግር ለዚህ ለዚህ የማሰጋው ነው ለደግሞ ጭሱ አለ ጭሱም ለጤናችንም ከዛም ደግሞ ቤታችንም ስለሚያበላሽብን ጥሩ አይደለም። ስለዚህ ሌላ መፍትሄ መጠቀሙ የተሻለ ይሆልል ብዬ አስባለሁ። ስለዚህ እዚህ ደግሞ ሆኖ ያው ስልካችን አለ። ስለዚህ ያው ቤት ካሉት ሰዎች እንግዲህ ስልካቸው የሁሉም ሰው አንድ ላይ በአንዴ ባትሪ አይጨርስምና ስለዚህ ባትሪ ያለው ሰው ያንን ማብራት የማለት ድረስ ያንን አብርቶ የኛን ልጠቅም ነው። ደግሞ ሊያገልግልህ ይችላል ማለት ነው ስለዚህ በዚህ መልኩ ነው ማለት ነው። እኛ እንትን ምን ነው የምንጠቀመው ን እና ስለዚህ ሻማን ማብራት ያን ያክል ያው ትኩረታችን ሰጥተነው ደግሞ ትኩረት አድርጌ የምናየው ያከናወኑ ነገር የለም። ማለት ነው። ስለዚህ ያለው ነገር ይሄን ይመስላል። እንግዲህ ሻማ ማብራት አልወደውም። ለማለት ነው አመሰግናለሁ።

አሁን ደግሞ ድንጋይ ስብስብ ታደርጋለህ የሚል ጥያቄ መጥተዋል እንግዲህ ያው ድንጋይ ያው በኛ ሀገር ይሄ የተለመደ ነገር ነው። ያው ድሮም ልጅ ሆነንም የምናደርገው እና በጣም አለመጫወትም ብለን ያው ድንጋይ እንከምራለን ወይም ደግሞ እንሰበስባለን። ያው እኔ ደግሞ ገጠር ላይያ ስላደኩት እንደዚህ እርከን እንሰራለን። ምክንያቱ ለምንድነው? አንዳንድ ቦታዎች ላይ ለምሳሌ መሬቱ ሙሉ በሙሉ በሚባል ደረጃ ድንጋይ የሚበዛበት አይነት ቦታ ከሆነ ምን እናደርጋለን ማለት ነው? አንድ ቦታ ላይ እንደዚህ እንመድባለን ማለት ነው። ድንጋዮቹን ከዛ በኋላ እንደዚህ እርከን እየሰራን በዚህ መልክ ሁኔታዎችን የምናመቻችበት አይነት ነገር አለ። እና ስለዚህ ይሄንን የማድረግ አይነት ሁኔታ ይበዛል ማለት ነው። በአጠቃላይ ስለዚህም እኔም ያኔ መሬታችን ያው የሆነ ቦታ ላይ ድንጋይ ስለሚበዛ ከዛ ድንጋዮችን እንደዚህ እየከመርኩኝ ነበር ማለት ነው። ከአባቴ ጋር ሆኜ እናም ልጅ ሆኜም ያው አንዳንድ ቦታዎች ላይ ድንጋይ ስለሚበዛ ድንጋዮችን እየሰበሰብኩኝ ነበር። ወደ ታን ላይ እንደዚህ ሰብስቤ አንድ ቦታ ላይ ወይ እዛው ተከማችቶ ይቀመጣል ወይ ደግሞ ያው የሚሸጥበት አይነት አጋጣሚም አለ። ለምሳሌ ቤቴም ለሚሰሩ አጥር ለሚሰሩ ሰዎች ያው ድንጋዩ በጣም ጥራትያ ጥርት ያለ ድንጋይ ወይም ደግሞ ጥራት ያለው ድንጋይ ከሆነ ያው ሰዎች ስለሚፈልጉት ያን ነገር እናደርጋለን ማለት ነው። ስለዚህ ያው እኔ ይሄንን የማደርገው ከድሮ ጀምሬ ነው ማለት ነው። ስለዚህ ድንጋይ መሰብሰብ የተለመደነ በጣም የታወቀ ነገር ነው ማለት ነው። ስለዚህ ሁሌም ድንጋይ መሰብሰብና እንደዛም ደግሞ ድንጋዮችን አንድ ላይ ሰብስቦ ማስቀመጥ እንግዲህ የታወቀና እንደዚህ የተለመደ ነገር ነው ማለት ነው። ስለዚህ ያው ድንጋይ ስንሰበስብ እንግዲህ በእርሻው ወይ ደግሞ በግብርናው አለም እንዴት ነው? አሁን ለምሳሌ ደለል አይኖር ነው ልም እንዴት ነው? አሁን ጎርፍ ከላይ እንደዚህ አፈር ይዞ ሲመጣ ያንን አፈር ይዞ እንዳይሄድ እዛ ድንጋይ የተከመረበት ወይ ደግሞ ድንጋይ የተሰበሰበበት ቦታ ሲደርስ ደለሉ ቀርቶ ከዛ ውሃው ብቻ ይፈ ፈሶ ያልፋል። ከዛ በኋላ በዛ መልክ እንግዲህ እዛ ቦታ ላይ ሁሌም ያው ትንሽ ድልድል ያለና እንደዚህ ወፈር ያለ አፈር ይኖራል። ከዛ እሱ ይሄን ስንዘራበት እንደዛ ደሞ የተለያዩ አይነት ነገሮችን ስንጠቀምንበት አሪፍ ይሆናል ማለት ነው። ስለዚህ እኛን እናደርጋለን ድንጋይ በዚህ መልክ እንሰበስባለን ማለት ነው። ያው ሌላው ደግሞ እንግዲህ ግቢ ውስጥ ስኖር እንግዲህ ያው ቤትም ለመስራት ሊሆን ይችላል። እንደዛም ደግሞ ለተለያየ አላማ ለመጠቀም ደግሞ እንግዲህ ድንጋዩ ድንጋዮችን የምንሰበስብበት ደግሞ አይነት የምንሰበስበት አጋጣሚ አለ። ምክንያቱም ለምንድነው? እንግዲህ ድንጋይ ስንሰበስብ ያው ብዙ አይነት ጥቅሞችን እናገኛለን። ከምናገኛቸው ጥቅሞች መካከል የመጀመሪያው ምንድነው? ያው በቀላሉ ያው አንድ በአንድ እየፈለግን ከምንሰራ እዛው ቤታችን ወይ ደግሞ ጥራቄዎቻችንን ለመስራት ስናስብ እዛው በቀላሉ ለማግኘት ምንጠቀምበት ወይ ደግሞ ስለሚጠቅመን መሰብሰቡ ያዋጣል ወይ ደግሞ ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ ድንጋይ መሰብሰብ ወይ ደግሞ ድንጋይን ማከማቸት እንግዲህ ብዙ ጥቅም አለው። ስለዚህ ካሉት ጥቅሞች መካከል ደግሞ የመጀመሪያው እንዳልኩት እንግዲህ አፈር እንግዲህ ጎርፍ አፈር ይዞ እንዳይሄድ ይከለ ይከለክላል። እንደዛም ደግሞ አጥሮችን ለመስራት እነዚህ ግንብ ለግንብ ለመስራት በጣም በጣም ወሳኝ እና በጣም ጥሩ ነገር ነው ማለት ነው። እንደዚህም ደግሞ ድልድዮችን ለመስራት ለምሳሌ አንድ ቦታ ላይ በጣም ጭቃ የሚያስቸግር ከሆነ ድንጋይን ሰብስበን ከዛ በድንጋዩ ላይ ሄደን እንድናልፍ ያመቻል ማለት ነው። ምክንያቱም ድንጋይ ምንም ይሁን ዝናብ ዘነበም አልዘነበም እንግዲህ ስለማጨቃይ እንግዲህ መንገድ ለመስተካከል በዚህ መልኩ ይጠቅማል ማለት ነው። ሌላው ደግሞ ወንዞችን ለመሻገር ለምሳሌ እንግዲህ ገጠር ላይ ትላልቅ ወንዞች ላይ እንደዚህ ሰዎችን ድልድይ ይሰራሉ። ስለዚህ ያንን ድልድይ ስንሰራ እንግዲህ ምን አለ ማለት ነው? ድልድዩ ለሰዎች ብቻ ሳይሆን ለእንስሳቶችም በዛ ላይ መሻገር እንድትችሉ ምን ይቀመጣል ድንጋይ ይቀመጣል እዛ ላይ ከዛ ድንጋዩ በደንብ እዛ ላይ በደንብ ይቀመጥና ከዛ በደንብ እዛ ላይ ይሞሉ ይሞሉታል። ከዛ እዛ ላይ ሲሞላ እንግዲህ እንስሳቶች ያው የትኛውንም ሸክም ተሸክሞ መውጣት ወይ ደግሞ መሄድ የሚችሉበትን አይነት አጋጣሚ አለ ማለት ነው። ስለዚህ ይሄ የተለመደ ነገር ነው ስለዚህ ድንጋይ የሚሰበሰበው ለዚህም አላማ ነው ማለት ነው። በብዛት ስለዚህ እኔ ያው ድንጋይን ለመሰብሰብ ወይ ደግሞ ድንጋይን ምሰበስብበት ምክንያት ቢኖር ለዚህ ነው ማለት ነው። እኔ ያው ገና ድሮ ያው ገጠር ላይ ይሄ ነገር የተለመደ ነው። አንዳንድ ቦታዎች ላይ ደግሞ ስኬድ እንግዲህ ሙሉ በሙሉ በሚባል ደረጃ ቤታቸው አጥራቸው እንደዛ የተሰራው በድንጋይ ነው። እንጨት ምንም አይነት እንጨት ሳይጠቀሙ እንደዚህ የሚያደርጉበት አይነት ሁኔታ አለ። ስለዚህ እንደየሁኔታው ድንጋይ የሚበዛበት አይነት ሁኔታ ከሆነ ለምሳሌ በጣም እንደዚህ አይነት ነገር ያው ያለ ማለት ነው በጣም ያለ ነገር ነው ማለት ነው። ስለዚህ ያው እኔም ያንን እያየሁት ስላደኩት ያንን ነገር በደንብ አውቃለሁ ማለት ነው። ስለዚህ እንግዲህ ድንጋይን ያው ስብስብ ታደርጋለህ ወይ ለሚል ጥያቄ እንግዲህ አው ድንጋይን ስብስብ አደርጋለሁ። አሁን ሳይሆን ግን ያው ድሮ ልጅ ሆኜ ሳደርግ የነበረው ነገር ነው እላለው ስለዚህ አታይም

እሺ አሁን ደግሞ ልዩ ችሎታ ምንድነው? የምል ጥያቄ መጧል እንግዲህ እያንዳንዱ ሰው። ለየት የሚያረገውና በጣም ከሌላ ሰው የሚለዩ። ልዩ የሆነ ችሎታ ይኖረዋል። ስለዚህ የኔ ልዩ ችሎታ ምንድነው? በጣም በቀላሉ ሰዎችን መቅረብ እችላለሁ። ወይ ደግሞ ዛሬ ያየሁትን ሰው ከዚህ በፊት ብዙ ጊዜ አይቼ እንደማላውቀው እንደማውቀው ሰው ላወራው ደግሞ ሊቀርብ ይችላል። ስለዚህ ብዬ ሰውን በጣም መቅረብ እችላለሁ ወይ ደግሞ ሰዎችን መቅረብ ላይ በጣም ጎበዝ ነኝ። ስለዚህ በጣም የለየት የሚያደርገኝና እኔ በጣም በራሴ እንዲኮራ ከሚያደርገኝ ነገር መካከል አንድ ነው ማለት ነው። ስለዚህ በራሴ በጣም እንግዲህ በጣም በዚህ በዚህ በራስህ በጣም እኮራለሁ። ምክንያቱም በጣም ከሰዎች ጋራ መግባባት ወይ ደግሞ ከሰዎች ጋራ በቀላል ወይ ደግሞ የቀለል ባለ መልኩ መግባባት ወይ ደግሞ መነጋገር ብዙ ጊዜ አያስቸግረኝም። ስለዚህ ይሄ እኔን ለየት የሚያደርገኝና በጣም ብዙ ጊዜ ነገሮችን ቶሎ እንድለምድ ሰዎችን ቶሎ እንድለምድ ከዛ የትም ቦታ ቢሄድ የትም ሀገር ቢሄድ ከማንም ጋራ ቃለል ባለ መልኩ መግባባት እንድትችል ከሚያደርገኝ መካከል አንዱ ነው ማለት ነው። ስለዚህ ይሄን ልዩ ችሎታዬ ነው። ሌላው ደግሞ በጣም ተስፋ አልቆርጥም ይሄ የሆነ ነገር ከጀመርኩኝ እስከመጨረሻ ድረስ ሙጭጭ ብዬ እስከመጨረሻ ድረስ እሰራለሁ። ወይ ደግሞ ያን ነገር ለምሳሌ እስከመጨረሻ እጅ ካላየሁት ተስፋ አልቆርጥም አልነው ስለዚህ ተስፋ ለመቁረጥም ለየት ያደርገኛል። ይሄ ማለት ይሄ በጣም በጣም ቆራጥ ነኝ የሆነ ነገር ከጀመርኩኝ በኋላ እስከመጨረሻ ድረስ ያንን ነገር ለማድረግ ወይም ደግሞ ያንን ነገር ለመስራት እስከመጨረሻ ድረስ ይጓዛሉ ማለት ነው። ስለዚህ መጨረሻውን ሂጄ እስካይ ድረስ የሰው ስለሚለኝ ነገር ወይ ደግሞ ሰው የምነግረኝን ነገር ሳልሰማ እስከመጨረሻ ድረስ እጓዛለሁ። ይሄ በጣም ወሳኝ እና በጣም ጥሩ የሚባለውና እኔም ከራሴ ማደንቀውና በጣም በጣም ተጠቂሜም ያየሁት ነው። ስለዚህ ይሄ ጥሩ ነገር ነው። ስለዚህ ያ ነገር በጣም ወሳኝ እና በጣም ጠቃሚ ነገር ሆኜ ሆኖ አግኝቼዋለሁ ማለት ነው። ስለዚህ በአጠቃላይ ይሄ የሚበረታታና ማንም ሰው ሊኖረው የሚገባው ነገር ማለት ብዬ የማስበው ነገር ነው። አሁንም ስለዚህ ሁሉም ሰው የግድ ይሄ ልዩ የሆነው ችሎታ ይኖረዋል። ይሄ ልዩ ችሎታዎቻቸውን ደግሞ ያው እንግዲህ መጠቀም መቻል ደግሞ ሰዎችን ለየት ያደርጋቸዋል ወይ ደግሞ የተለዩ ያረጋቸዋል። ምክንያቱም ሁሉም ሰው አይደለም ልዩ ችሎታውን አውቆ የሚጠቅመበት አንዳንድ ሰው ልዩ ችሎታ ወይ ደግሞ ላይ ያለ ነገር እንዳለው ራሱ ሳያቅ ደግሞ የሚሞቱ የሚያረጁም ሰዎች አሉ። ስለዚህ እዚህ ጋር በጣም ወሳኙ ነገር ልዩ ችሎታ እንዳለን ማወቅ መቻል አለብን። ከዛ ያንን ልዩ ችሎታዎቻችንን ደግሞ በአግባቡ በስትክከል መጠቀም ግዴታ አስፈላጊ ነው ማለት ነው። ስለዚህ ሁሌም ጠንክረን በመስራት ሁሌም ያው ግዛቴን በመስራት ሁሌም እንግዲህ በማንበብ ከዛም ደግሞ የተለያዩ አይነት ነገሮችን በማድረግ እኛ በጣም ጎበዝ ነው የሆንበት እና በጣም እኛን ለየት የሚያረጉትን የሚያደርጉንን ነገሮች ልናውቅ ይገባል ማለት ነው። እንደዛ የምናደርግ ከሆነ እንግዲህ ነገሮቹ ጥሩ ይሆናሉ። ስለዚህ በዚህ መልክ እንግዲህ በጣም ጎበዝ የሆንበት እና በጣም ራሳችንን ለየት የሚያደርጉን ነገሮች ልናውቅ እንችላለን ማለ ነው። እንደዚህ ማድረግ ከቻልን ወይ ደግሞ ይሄንን ማወቅ ከቻልን እንግዲህ በጣም ጥሩ የሚባለውን አይነት እንግዲህ ጊዜ ይሄን እናሳልፋለን በህይወታችን ማለነው። ስለዚህ በአጠቃላይ እኔ በጣም ሁሌም በቃ ከራሴ ማደንቀውና በጣም ሁሌ ከራሴ የምገርመኝ እንግዲህ በጣም ሰው ያ ነገርን ያው ለምሳሌ ምንም አይነት ተጨባጭ ነገር ወይ ደግሞ ተጨባጭ ወይ ስለ የሚያሳምን ነገር ባይኖርም እስከመጨረሻ ድረስ ነገሮች ላይ በጣም ቁጭ ብዬ መሰራቴ በጣም ነው የምገርመኝ። በተለይ ስራ ላይ ያሉ ለምሳሌ የሆነ ገንዘብ ያስገኛል ከተባለ ወይ ደግሞ ጥቅም አለው ከተባለ ሙጭጭ ብዬ እስከመጨረሻ እሰራለሁ። ማንም ምንም ቢለኝ አልሰማም ይሄ ነገር ደግሞ ያው በብዛት በህይወቴ ውስጥ እንዲጠቀም አድርጎኛል ማለነው። በብዛት ብዙ ጊዜ የማደርጋቸውና የምሰራቸው ብዙ ነገሮች አሉና ስለዚህ ከእነሱ ጥቂም እንዳገኝና በጣም እንድገለገል አድርጎኛል። ወይ ደግሞ አግዞኛል ማለነው በአጠቃላይ ስለዚህ ይሄ በጣም አስፈላጊ እና በጣም ሁሉም ሰው እንደዚህ አይነት ባህሪ ቢኖረው ህይወቱን መቀየር እና በጣም ጥሩ የሚባለውን ህይወት ሊኖር ይችላል ማለት ነው። ስለዚህ እንግዲህ ከሰዎች የሚለዩን ነገሮች ልናውቅ ይገባል። የምናውቅበት መንገድ ደግሞ እንግዲህ ያው ከሰው ለየት ባለ መልኩ የሆነ ሰዎችን የሚያስቸግሩ ነገሮች ላይ እኛ ደግሞ ጎብዘን ስንገኝና ያ ነገር ላይ እኛ ለየት ባለ መልኩ መንቀሳቀስ እና ለየት ባለ መልኩ መስራት ስንችል ያንን ካወቅን እንግዲህ ያው ምን አክል እንግዲህ ለሰው እኛ ልዩ ችሎታ እንዳለን የሚያሳይ ነገር ነው ማለት ነው። ስለዚህ ሁሉም ሰው ራሱን ለየት የሚያደርገው እና ከሌላው ሰው እንግዲህ የሚለየው ነገር ኖሯል። ሁሉም ሰው ተመሳሳይ አይነት እንትን የለውም። ስለዚህ ይሄ ወሳኝ እና በጣም ጠቃሚ ነገር ነው ማለነው። ስለዚህ በአጠቃላይ ሁላችንም እንግዲህ ይሄንን አውቀን ያው ለየት የሚያደርጉትን ነገሮች እንግዲህ ማድረግ አለብን እላለሁ አመሰግናለሁ